አዎን እድለኛ ነገር ያለኝ ይመስለኛል እድለኛ ነገር ብዙ ጊዜ ሰዎች ያልጠበቁት ጥሩ ነገር ሲደርስባቸው የሚሰማቸው ሁኔታ ያሳያል። አንዳንድ ሰዎች እድልን እንደ አጋጣሚ ያዩታል ሌሎች ግን ከጥረትና ዝግጅት ጋር የሚመጣ ነገር ነው ብሎ ያምናሉ። ስለዚህ እንግዲህ እድለኛ ነኝ የሚለው ነገር ለመለየት ያው አጋጣሚዎችን መጠቀም ያስፈልጋል ማለት ነው። ስለዚህ አንዳንድ ሰዎች የተለያዩ አጋጣሚዎች ሲመጣላቸው እነዛን ለመጠቀም ፈጣኖች ናቸው። እኔም ከእነዛ ሰዎች ውስጥ መካከል አንዱ እንደሆንኩ ይሰማኛል። ሌሎች ግን ያው ከእድል ይልቅ ጥረት የራስህ ጥረት የራስህ ዝግጅት ከዛ ጋር የሚመጣ ነገር ነው እንጂ በእድል ብቻ የሚገኝ ነገር አይደለም ብለው ያምናሉ። ስለዚህ እድሎቹንም ያው ጥረቱንም አንድ ላይ ማካሄዱ ግን አስፈላጊ እንደሆነ ይሰማኛል። በእውነቱ እድለኛ ነገሮች ብዙ ጊዜ ሰው ሲዘጋጅ እና ሲሞክር ይበዛሉ። ለምሳሌ ጥሩ እድል ማግኘት ለሚፈልግ ሰው መማር መስራት እና አዲስ እድሎችን መፈለግ ያግዛል። ሰዎች እድል የተዘጋጀ ሰው ይወዳሉ ብሎ ይናገራሉ። ስለዚህ እንግዲህ ያው አሁንም ቢሆን ከጥረትና ከመማር ጋር የተያያዘ ነው ማለት ነው። ስለዚህ ጥሩ እድል ለማግኘት የሚፈልግ ሰው ብዙ ጊዜ ምን ያደርጋል ይማራል? አዳዲስ ነገሮችን ይፈላልጋል። ስለዚህ እድሉም ይመጣለታል ማለት ነው። በዛኑ ልክ ስለዚህ ጥረትና ዝግጅትም አስፈላጊ ናቸው ማለት ነው። እድልን ለማግኘት ስለዚህ እንዲሁ አንዳንድ ቀላል እድልን እንደሚያበዛ ይቆጠራል። እንደ አዎንታዊ አስተሳሰብ ትጋት ግንኙነት መገንባት እና እድሎችን መቀበል በጣም አስፈላጊ ነው። ሌላው እንግዲህ ያው ጥረትና ዝግጅት በጣም አስፈላጊ ነው ብለናል። ለመማር ጊዜያችንም ማመቻቸት አለብን ብለናል። ከዛም በተጨማሪ ደግሞ አስተሳሰባችንም ጭምር ምን መሆን አለበት አዎንታዊ መሆን አለበት። ትጋት የተሞላበት ግንኙነትን የሚገነባ መሆን አለበት። እንደዛ ከሆነ እድል ራሱ ሰተት ብሎ ወደኛ ይመጣል ማለት ነው። በአጠቃላይ እድለኛ ነገር ብቻ የሚወድ ነገር ሳይሆን በጥረት በዝግጅት እና በአዎንታዊ አመለካከት የሚበረታ ነገር እንደሆነ መመልከት ይቻላል